ድንጋይ ስብስብ ታደርጋለህ እንግዲህ መጀመሪያ ድንጋይ ምንድነው የሚለውን መረዳት ያስፈልጋል። ድንጋይ በተፈጥሮ የሚገኝ የአፈር ውጤቶች ከሆኑት መካከል አንዱ ነው። በተለያዩ አገልግሎቶች ይውላል። እ እንግዲህ ከ በቀላል እንኳን ቤትት ከመስራት ብንጀምር አንዱ ግብአት የሚሆነው ድንጋይ ነው። እ ሌላኛው ግብአት ሚሆነው የተለያዩ ደረጃዎችን ለመስራት የ በመሸርሸር ወጣ ገባ መሬት አቀማመጥ ሲኖር እሱን ለማስተካከል። ያው ደግሞ ከብደቱም ምንም ከበደ ያሉ ስለሆነ ነገሮችን ለማስተካከል እ እንጠቀምበታለን። በተለይ ክብደት የሚያስፈልጋቸው ነገሮች የተኛ መንገድ ለመስራት በተለይም በከተሞች አካባቢ በጣም የኮብል ስቶን የሚባለው የጌጠኛ መንገድ። የማን የጌጠኛ ድንገይ መንገድ የሚባለው እሱን ለማ በጣም ትልቅ ግብአትነት ይውላልና። አዎ ነው መልሴ

"አካባቢዎትን ይወዱታል ወይ?" በጣም ደስ የሚል ጥያቄ ነው። አካባቢ መጀመሪያ ምንድነው የሚለውን መረዳት ያስፈልጋል። አካባቢ ማለት በአጠቃላይ ሰው የሚኖርበት አየር የምንተነፍሰውን አየር፣ የምንኖርበትን ምደር፣ የምንኖርበትን ቤት፣ የምንሰራበትን የስራ ቦታ፣ አጠቃላይ በዙሪያችን ያለው ነገር በሙሉ አካባቢ ይባላል እና ስለዚህ እሱን እንወዳለን ብዬ አላምንም። ምናልባት እንዳንወዳቸው የሚያደርጉ ብዙ ምክንያታዊ ነገሮች ይኖራሉ። አንደኛው አካባቢው

የአካል ብቃት እንቅስቃሴ ታደርጋለህ የሚለውን ጥያቄ ለመመለስ መጀመሪያ የአካል ብቃት እንቅስቃሴ ምንድነው? ከሚለው ሳይንሳዊ ትርጉም እንጀምር የአካል ብቃት እንቅስቃሴ ማለት ሰውነትን ጤንነትን ብቃትን ለመጠበቅ ወይም ደግሞ ያለን የጤንነት ደረጃ ለማሻሻል የታገደ እና ተደጋጋሚ አስበን በተደጋጋሚነት የምንሰራው ማንኛውም አይነት እንቅስቃሴ የሰውነት እንቅስቃሴ የአካል ብቃት እንቅስቃሴ ብለን እንጠራዋለን። የእግር ጉዞ ሊሆን ይችላል ሩጫ ሊሆን ይችላል ውሃ መዋኘት ሊሆን ይችላል ብስክልት መንዳት ማሽከርከር ሊሆን ይችላል። ዘመናዊ በሆነ ጅሞች ውስጥ ገብቶ ኢንተራይት ፐርቶችን መስራት ሊሆን ይችላል ይሄን ሁሉ ያጠቃለለ የአካል እንቅስቃሴ። ተነስተናል በርካታ የጤና ጥቅማች ስላሉት አደርጋለሁ ጥቅማችሁን እንኳን ብናይ። እኛ ለጤና የሚሰጠውን ጥቅም ብናይ የልብ ጤንነትን ያሻሽላል። የትለያዩ የልብ ና የደም ግፊት ተጋላጭነትን ይቀንሳል። ደም በሰውነታችን ውስጥ በበቂ ሁኔታ እንዲንሸራሸር እንዲጓጓዝ እንዲዘዋወር ያደርጋል። አካላዊ ክብደትንም ለመቆጣጠር ይረዳል ከመጠን በላይ የሆነ የሰውነት ክብደት መፍራት ሲኖር እሱን ለመቀነስ። ጤናማ የክብደት መጠን እንዲኖረን ያደርጋል። በቂ ካሎሪን ለማቃጠልም አንዷ አማራጭ መንገድ ነው። ሌላኛው ሽታ ይከለከላል። እንደ ስኳር በተለይ አይነት ሁለቴ የሚባል የስኳር አይነት። የልብ ህመም እና የተወሰነ የካንሰር አይነቶችንም ለመከላከል ስለሚረዳ። ለዚህ አንፃር እስከ አካላዊ እንቅስቃሴ እሰራለሁ። ሌላው ለአምሮ ጤንነትና ለአእምሮ በአጠቃላይ ለስሜታችን የምስጠን መጠን አለ ጭንቀት እና ድብርትን ይቀንሳል። የተለየ አካላዊ እንቅስቃሴ ስናደርግ አእምሮ ዶርፊኒያ የሚባሉ ደስታ ሊፈጥሩ የሚችሉ የተፈጥሮ ኬሚካሎችን ያመነጫልና። በሱ ምክንያት ከድብርት እንድንወጣ ያግዛል። ጥሩ እንቅልፍ እንዲኖረን ያደርጋል። በተለይ እንቅልፍ አልወስዳቸው ላለ ሰዎች በፍጥነት እንቅልፍ እንዲወስዳቸው ቶሎ እንዲተኙ ይረዳል። የአእምሮ ንቃትንና የማስታወስ ችሎታን ወይም ደግሞ አትኩሮትን በከፍተኛ ሁኔታ ይጨምራል። ለሰውነት ጥንካሬ አጥንት እና ጡንቻን ለማጠንከር በተለይ እድሜ እየገፋ ሲሄድ ተፈጥሮ የሚመጡ የአጥንት መሳሳት የጡንቻ ጥንካሬ። እነሱ ነገሮች እንዳይከሰቱ የጡንጫቻ ጥንካሬ እንዲጨምር ያግዛል። ሀይል ይሳጣል። የሰውነታችን ጠንካራ እንዲሆን ወይ ስራዎችን ያለ ድካም እንድናከናውን ስለሚያግዘን። እንደዚህ ጥቅሞች ስላሉት እንደዚህ ጥቅሞች ለማግኘት ሲባል አካላዊ አደርጋለሁ አደርጋለሁ ወይም እሰራለሁ።

ልዩ ችሎታ ምንድነው? ደስ የሚል ጥያቄ ነው እግዲህ ችሎታ መጀመሪያ ምን ማለት ነው ምን ጥቅምስ አለው የሚለውን መረዳት መገንዘብ ያስፈልጋል የልዩ ችሎታ አለ የለም የሚለው ለመመለስ በአጭር አማርኛ ጥርጉሙ ችሎታ ማለት አንድን ተግባር ወይም ደግሞ ስራ በተሻለ ሁኔታ ውስጥ በጥራት እና በብቃት ለመወጣት የሚያስችል ግለሰባዊ አቅም ነው። በተፈጥሮ የሚገኝ ሊሆን ይችላል በተለያዩ ልምዶች ትምህርት የተለያየ ጊዜ የምናዳብራቸው ሊሆኑ ይችላሉ ማለት ነው ስለዚህ በአጭሩ ችሎታ ማወቅ ብቻ ሳይሆን ያወቁትን ነገር ወደ ተግባር መለወጥ የሚያስችል አቅም ነው ማለት ነው። ከዚህ አንፃር የኔ ይቺ ችሎታ ምንድነው የሚለውን ለመግለጽ የእኔ ችሎታ አይነቶችን በአጭሩ አብራራ አንደኛው የተፈጥሮ ስጦታ ነው ብዙ ልምድ ሲያስፈልግ ከተፈጥሮ ካለን የውስጥ ስጦታ የሚገኝ ነው ለምሳሌ ድምፃዊነት መሳል እሱን ያካትታል። በኋላ ደግሞ ምናገኘው ችሎታ ይኖራል በተለይ በትምህርት በጊዜ ሂደት በልድ ምናዳብራቸው ለምሳሌ ኮምፒውተር ጥገና፣ ቋንቋ የተለያዩ ቋንቋዎችን መናገር መቻል፣ ምግብ ማዘጋጀት እነዚህን እነዚህን ያካትታል እና ሁለት አይነት ችሎታ አለ ማለት ነው። የችሎታ ጥቅሞችን ስናይ ከላይ በሁለት ከፍለናቸዋል የበርካታ ጥቅሞች ቢኖሩትም የተወሰኑትን በሰው ሂይወት ውስጥ የሚሰጣቸውን ጥቅሞች እናንሳለን በራስ መተማመን እገለባለሁ አንድን ነገር በሚገባ መስራት መቻል በግለሰቡ በራስ መተማመን እንዲኖረው አዳዲስ ነገሮችን ለመማከር እንዳይፈራ ችሎታ ሲኖር ጥሩ ነው ሌላኛ የገቢ ምንጭም ይሆናል በዘመናዊ የሆነ በባህላዊ መንገድ እንደ አንዱ ስራን እንኳን ለመቀጠር ብናየው በእውቀትም እውቀት ብቻውን ጥሩ ስላልሆነ በችሎታ የታገዘ ይሆናል ልዩ ልዩ ችሎታዎች ሲኖሩ ደግሞ ተጨማሪ ገብ ምን ማግኘት ገቢዎችን የማግኘት አቅም እድል ይፈጥራል። ሌላኛው ችግሮችን ለመፍታት ይረዳል። ችሎታ ያለው ሰው በስራው ሆነ በግል ሂወቱ የሚያጋጥሙትን ፈተናዎች በግል እና ጥበብ ብላት በተሞላበት መንገድ እንዲፈታው ያግዘዋል፣ አቅም ያገኛል ማለት ነው ስለዚህ ጊዜና ጉልበትን ይቆጥባል አንድን ስራ በችሎታ መስራት ጥራትን ከመጠበቁ በተለይ በትንሽ ጊዜና ጉልበት በትንሽ ወጭ ውጤታማ ስራ ለመስራት ያግዛል። መስረፍንም ያለማመዳል በተለይ ችሎታ በመጠቀም ለሌሎች ማስተማር እውቀትን ማካፈል ተቸግረው ሳይሱ መርዳት እና አጠቃላይ ለማህበረሰብ ጠቃሚ የሆኑ ነገሮችን ተቅባህ ናት በብቃት ለመወጣት ለማከናወን ይረዳል ችሎታን እንዴት ማሳደግ ይቻላል? የሚለው ሌላኛው ነጥብ ነው እሱን እይን ችሎታ እንዴት ልናሳድግ እንችላለን አንደኛው ተደጋጋሚ መለማመድ ነው፣ ተደጋጋሚ ስንለማመድ የፍጹም ያደገ ችሎታ እንዲኖረኝ ይረዳል። ሌላኛው ልዩ ችሎታ ተሰጥቶ ካላቸው ሰዎች መማር ነው። የተሻለ ችሎታ ያላቸውን ሰዎች በመጠየቅ ሲሰሩ በማየት በመከታተል ማሳደግ ይቻላል በተለይ በዘርፉ ላቅ ያለ ለምድ ስጦታ ችሎታ አላቸው ብለን የምናስባቸውን ሰዎች በተለይም በጣም ትዕግስት ይፈልጋል ከ ችሎታ ከመጀመሪያው ቅድም በሁለት ስንትከፍለው የተፈጥሮ እና ከተወለድ በኋላ ልናገኘው ልናዳብረው ልምምድ ይፈልጋል እና እሱን ማዳበር ያስፈልጋል ስለዚህ ያው ችሎታ ለምሳሌ ማስተማር ነገሮችን በተለያየ አቅጣጫ የመገንዘብ የመመዘን ውስብስብ ችግሮችን ተረድቶ የመፍትሄ አቅጣጫ ማስቀመጥ እንደዚህ አይነት ተሰጥቶች ችሎታዎች አሉኝ

በምን ሰዓት ትነሳለህ? ለሚለው ጥያቄ እንግዲህ ሁኔታዎች ናቸው የሚወስኑት ተፈጥሮአዊ ስርዓት አለ። ሲደክመን የተለያዩ ማህበራዊ ጉዳዮችን ስንከውን ነው የምናርፍበት። ከድካማችን ነፃ ምንሆነበት ያ ድካም ሲያልፍ ደግሞ ለተጨማሪ የማህበራዊ ግዳጅ እና ሁነቶች። እንድንከውን የሚያግዙ የተፈጥሮ ስርዓት አለ ያው ቀን እና ለሊት የሚባለው እንግዲ ቀን የተለያዩ ማውሬ ሁነቶችን የምንከውንበት የጊዜ ሰሌዳ ነው። ሌሊት ደግሞ ከድካም ምናርፍበት የተፈጠሮ ያመጣው የራሱ የጊዜ ሰሌዳ ስለሆነ። ጠዋት በተለይ የማህበራዊ ተልኮ እንወጣለን ዝግጁ እንሆናለን። የተለያዩ የማህበራዊ ተልእኮዎችን ስናከናውን ስንፈጽም ደግሞ። የቀኑ ሰዓት ሲገደብ ወይም ምሸቱ ሲመጣ እናርፋለን። ከምናርፍባቸው መንገዶች አንዱ እንቅልፍ ለመተኛት ስለሆነ። ሌሊቱ ተገባዶ ደግሞ የቀጣይ ማህበራዊ ሁነት ግዳጅ የምንወጣበት የምንዘጋጅበት ጊዜ ሲደርስ። ሰአቱን ጠብቆ መነሳት ጥሩ ነው። ጠዋት አስራ ሁለት ሰዓት አስራ አንድ ሰዓት በጣም አስቸኳይ ያልሆነ ስራ ማህበራዊ ጉዳይ ከሌለ። እስከ ሁለት ሰዓት እስከ አንድ ሰዓት ተኝቶ የማርፈድ ቅዝቃዜውን። የሆነ የአየር ሁኔታው እስከሚያልፍ ተኝቶ የማሳለፍ ሁኔታዎች ይኖራሉና። ቋሚ የሆነ ሰዓት ባይኖረኝም ሁኔታዎች ናቸው የሚወስኑት በጣም አስቸኳይ አንገብጋቢ ስራ ሲኖረኝ ቀደም አስራ አንድ ሰዓት አስራ ሁለት ሰዓት የመነሳት። አስቸኳይ ያልሆነ ስራ ሲኖር ደግሞ። ድካሙ በደንብ እስከሚያገግም ድረስ እስከ ሁለት ሰዓት አንድ ሰዓት እስከ ተኩል ተኝቶ የማሳለፍ ልምድ አለን። ቋሚ ሰዓት ሳይሆን ሁኔታዎች ናቸው የሚወስኑት ማለት ነው። ሁኔታዎችን ደግሞ በዋናነት ከ እንቅልፉ ምን ያህል የድካም ስሜቱን አስታገሰው ከሚለው መነሻ የሚወሰኑ ናቸው።